በእጅ መጽሐፍ ትወዳለሽ? አዎ በጣም ነው የምወደው በእጅ መጽሐፍ በጣም ደስ ይላል። ሲጀመርም ከአንደኛ ክፍል ጀምሮ ምንማር ስንማር በእጅህ የጻፍን ስለሆነ የምንማረው በኋላ ዘመኑን ያመከለ በኮምፒውተር እስኪመጣ በኮምፒውተር መጻፍ እስኪመጣም ባለው አሁንም አለ በእርግጥ ግን በእጅ መጽሐፍ በጣም እወዳለሁ። የእጅ ጽሁፌን በዚህ አጋጣሚ ብዙ ሰው ያደንቀዋል እና የእጅ ጽሁፍሽ ያምራል ይሉኛል። በዚህም ደስ ብሎኝ ስለመበረታታ ለብዙዎች ሰዎች የቤት ስራ ሳይሰሩ ሲቀሩ ወይም የክፍል ስራ ሊሆን ይችላል በማገዝ ከድሮም የእጅ ጽሁፍ የለመድኩት ከታላቅ እህቴ ስለነበረ እኔም ታናናሾቼን የእጅ ጽሁፍ እያስተማርኳቸው ነበረ እስኪችሉ ማለት ነው እና የበእጅ መጽሐፍ ደስ ይላል። አሁን አደግ ከልን በኋላም ከአምስተኛ እስከ ስምንተኛ ክፍል ባለውም የብዙዎች ጓደኞቼ ታመው ሲቀሩ በብዙ ምክንያት የጽሁፍ ሲያመልጣቸው እኔ ይጽፍላቸው ነበረ እና በመጽሐፍም በጣም ፈጣን ነበርኩ። በስጽፍ አንድ ሶስት ሶስት ገጽ አራት ገጽ ቶሎ ቶሎ የመጽሐፍ ልምድ አለኝ እና በዚህም የእጅ ጽሁፍ በጣም ነው የምወደው። ከዛ ማለፍ ብሎ የዩኒቨርሲቲ በገባንበት በገባሁበት ወቅት ደግሞ ከ ከኮምፒውተር ሊሆን ይችላል ከስልክ ከመጽሐፍ አጥሬራ ይባላል እንወስዳለን በጽሁፍ አወጣለሁ ማለት ነው። ከዛ ምፈልገው ምፈልገው አይነት አንብቤ በእጅ ጽሁፍ ካልጻፍኩኝ ስለማይገባኝ በእጅ እጽፍ ነበረ። መምህርም ሲያስተምር በእጅ ቶሎ ቶሎ የሚለውን ቶሎ በመስማት መጽሐፍ ስለምወድ ቶሎ ቶሎ እጽፋለሁ በእጄ ማለት ነው።